ልብስ ብዙ ጊዜ አጥባለሁ እኔ የቤቱ የመጀመሪያ ልጅ ነኝና የ ሁሉንም ማለት ይቻላል የኔ ታናናሾቼን የቤተሰቦቼን የሁሉን በቃ እኛ ቤት ያሉት የግቢውን በሙሉ የማበው እኔ ነኝ። ግን ብቻዬን አይደለም አጋዥ አለችኝ ከእሷ ጋር አብሬ በብዛት ነው የምናጥበው። አንዴ አጠራቅመን ወይ በሳምንት አንድ ጊዜ ወይ ደግሞ በሁለት ሳምንት ሁለት ጊዜ እንድናጥባለን። በምናጥብበት ሰዓት ያው እንዳይደክመን። መጀመሪያ ምግብ በልተን ምናምን ከ በጣም ብዛት አለው ልብሱና በምናጠብ ሰዓት አብረን ነው። ተጋግዘን አጋዥ አለችኝ ከእሷ ጋር ከእሷ ጋር በመሆን አብረን የምናጥበው። እና በብዛት በቃ በሳምንት ወይ ሁለት ጊዜ ወይ አንዴ ከሆነ በጣም ይበዛብናል። እንዳልኩት በጣም ብዙ ነን እቤቴ እህቴ ወንድሞቼ በጣም ትናንሽ ወንድሞች አሉኝ እነሱ ደግሞ በቀን ሶስት አራት ጊዜ ሊያወልቁት ይችላሉ። እና በሚጠራቀም ሰዓት ደግሞ ያው የወገቤ ሁሉ ይሰማኛል። እንዳንዴ እና ልብስ ነው እንደውም በብዛት ከምሰራው ስራ ሁሉ ልብስ ነው የማጥበው በብዛት ነው ማጥበው። ይሄን ያህል ባልልም በቃ ብዙ ነው ማጥበው ልብስ። የኔን ብቻ አይደለም የኔን ብቻ ቢሆን ያው በሁለት ሳምንትም እንደዛም አራርቄ ላጥብ እችላለሁ። ግን የሁሉም የቤተሰቦቼ ስለሆነ እንዳልኩት ታናናሾች አሉኝ። የነሱን እንደውም ሳምንት እስኪቆይ አልጠብቅም የነሱ ለብቻ አጥብና እንደገና ደግሞ የኛን ቀጣይ የቤት የኔን እያደረኩኝ ያው በሳምንት ሁለቴ አጥባለሁ። ከአንዳንዴ ከዛም እንትን ሊል ይችላል ያው እንዳልኩት በቀን ውስጥ ሶስት አራት ጊዜ ሊቀይሩ ይችላሉ ህፃኖች ናቸው በየሰአቱ የሚያቆሽሹት ተነግረው አይሰሙም። እና የነሱን የነሱን በሳምንት ሁለት ጊዜ ሳጥብ የኔንና የእናት አባቶችን ደግሞ በሳምንት አንድ ጊዜ አጥባለሁ። የማጥበው ልብስ ግን ብዛቱ ይለያያል አንዳንዴ በጣም ብዙ ሊሆን ይችላል። እንዲህ ክረምት ሲሆን ምናምን ጭቃው ምናምን ጭቃው ሊያበላሽው ይችላል ምናምን እና በየሰአቱ ስለሚቀይሩት ያው ክረምት ክረምት እንደውም በጣም ብዙ ልብስ ነው የማጥበው። ከፀሀዩ ጋር ቶሎ አይደርቅም እና እነሱን ደግሞ ጭቃ ሊነኩ ይችላሉ። በሚዘንብ ሰዓት ላይ ዝናብ ላይ እንሮጣለን ሊሉ ይችላሉ። እና ያስቸግሩኝ ስለሚችሉ ክረምት ክረምት በብዛት በብዛት አጥባለሁ ማለት ይቻላል። በቃ በሁለት ቀን ወይ በሶስት ቀን አንድ ጊዜ የልጆችን አጥባለሁ። እና የፋሚሊ ፋሚሊ ቤተሰቦች የእናት አባቶቼም እንደዚሁ እንዳለ ሆኖ እኔ ነኝ። የማጥመው እና በሳምንት በሳምንት አንድ ጊዜ ከሆነ በጣም ተጠራቅሞ ለሁለቱ ላንጨርሰው እንችላለን ለቀኑም ሙሉ ሊያውለኝ ይችላል። ለምሳሌ ጠዋት አንድ ሰዓት ጀምሬ ሰባት ሰዓት ስምንት ሰዓት የጨረስኩበትን ቀን ትዝ ይለኛል። በመሃል እንደዚህ ምሳ ወይ ምሳ በልቼ ወይ ቡና ጠጥቼ ካላቋረጥኩ በቀር ከጠዋት ቁርሴን በልቼ አንድ ሰዓት በቃ ወይ ሁለት ሰዓት ላይ ጀመሬ ሰባት እና ስምንት ሰዓት የጨረስኩበት ሰዓት ትዝ ይለኛል እና የኛ ቤት ልብስ በጣም በብዛት ነው የሚታጠበው። እንዴት ብዬ ችግሩን እንደምቀርፈው ሁላ አላውቅም። ሁሌ እንዳቆሸሹ ነው ሁሌ ከአጋዤ ጋር እንዳልኩት እሷም ታግዘኛለች አብረን እናጥባለን። ለሁለቱም ቢሆን ግን የምናጥበው ልብስ ያው ከተጠራቀመ በጣም ረጅም ሰዓት ይወስድብናል። ለዛ ከሷ ጋር አብረን ነው የምናጥበው። ረጅም ሰዓት በቃ እናጥባለን ከዛ ደግሞ በሳምንት አንድ ጊዜ ሊሆን ይችላል በሳምንት ሁለቴ። በብዛት ነው የምናጥበው በጣም ብዙ ልብስ ነው የምናጥበው። ማስጫ ሁላ ተቸግረን እንዲህ ዝም ብለን አለቅልቀን የምናስቀምጠው ያኛው ሲደርቅ ለማስጣት እሱ ራሱ ብዙ ነው ማስጫ ሁልጊዜ እንደተቸገርኩኝ ነው በቃ ይሄን ያህል ነው በብዛት ልብስ ላጥብ የምችለው ማለት ነው። እንደገና ያኛው ሲደርቅ ያኛውን ደግሞ በሌላኛው ቀን ለማስጣት እንትን እላለሁ ማለት ነው። ወይ ደግሞ ጠዋት የሰጠሁት ያኛውን እስከ

ወደ ስራ እንዴት ትሄዳለህ? ወደ ስራ የምሄደው ያው ጠዋት መግቢያ ሶስት ሰዓት ስለሆነ በታክሲ ነው የምሄደው ጠዋት እነሳለሁ ቁርስ ጾም ካልሆነ ቁርስ እበላለሁ ከዛ ምሳ ምሳ እይዝና ወደ ስራ ቦታ እሄዳለሁ። ስራ በቅርቡ ነው ያገኘሁት በጣም ረጅም ሰዓት ከክላስ በኋላ ቆይቻለሁ እና በተማርኩበት አይደለም አሁን እየሰራሁ ያለው ተቀጥሬ የግል ሱቅ ላይ ስለሆነ በሶስት ሰዓት ላይ ነው እና በታክሲ ነው ሁለት ፌርማታ አለው በታክሲ ነው የምንቀሳቀሰው በዛ እንደዛ እንደዛ በዛ መልኩ ነው እዛ የምሄደው ጠዋት እነሳለሁ ቤተሰቦቼ ጋር ነው የምኖረው እና ቁርስ አዘጋጅተን እሱን ከተመገበው በኋላ ለምሳ የሚሆነኝን ደግሞ በምሳ እቃ ቋጥሬ ያንን ይዤ እሄዳለሁ ማለት ነው። ታክሲ መጠቀም ወረፋው ምናምን ምናምን በጣም ሊያደክም ይችላል ግን በዛ ነው የምንቀሳቀሰው በ በታክሲ ከዛ ምሳ አልመለስም እዛው እበላለሁ ልክ በመውጫው ሰዓት ደግሞ ወ ልክ እንደ ጠዋቱ በታክሲ ወደ ቤቴ እመልሳለሁ በቃ የየል እለት እለት እንደዚህ እያደረኩ ነው ያለሁት ያለ ስራ በጣም ረጅም ሰዓት ቁጭ ብዬ ነበረ የራሴን ነገር እንዲኖረኝ እፈልግ ነበረ እና አሁን ደግሞ ጎን ለጎን ይኸው የኦንላይን ስራም እየሰራሁኝ እገኛለሁ በትርፍ ሰዓቴ እቤት በመቀመጥ ከስራም እረፍት ሊሆን ይችላል ወይ ደግሞ ገበያ በማይኖር ሰዓት የግለ ሰብ ነው የምሰራውና ከጎን ለጎን ይሄንን ስራ እየሰራሁ እገኛለው የኦንላይን ስራ ማለት ነው እና ከዛ ባለፈ ደግሞ ልክ በቃ ጠዋት እነሳለሁ ዲያሊ የማደርጋቸው ነገሮች ጠዋት እነሳለሁ ቁርሴን በልቼ ከዛ ምሳ አዘጋጃለሁ ለምቋጥረው እሱን ይዤ ወደ በታክሲ ሁለት ፌርማታ ነው ሰልፉ ያደክማል በጣም ረጅም ነው እዛ ቆሜ ተሰልፌ እንደገና ደግሞ ታክሲ አገኛለሁ ያንን ታክሲ ተጠቅሜ ደግሞ ሁለተኛ ፌርማታውም ላይ እንደገና እንደገና ተሰልፌ እንደ አዲስ ያ ሰልፍ ሲደርሰኝ በዛ መንገድ ነው ልሄድ የምችለው እና የ በቁርጥራጭ ነው አንድ ታክሲ አይደለም የሚያደረሰኝ በሁለት ታክሲ ነው። ከዛ በሁለት ታክሲ በጣም ረጅም ሰዓት ሊወስድ ይችላል ሁለት ሰዓት ሳይሞላ ወጥቼ እዛ ሶስት ሰዓት ልደርስ እችላለሁ። ወይ ደግሞ ሰዓት አልፎብኝ እዛ ስራ ቦታ ልደርስ ስል ላረፍድ እችላለሁ አይታወቅም ብቻ በሁለት ፌርማታ ነው የምጓጓዘው ሁለ በሁለቱም በቃ አንዳንዴ ወይ ሰልፉ ቀላል ሲሆን ኡፍ ብለን በቃ ደስ ይለናል ምናምን ወይ ደግሞ ቶሎ ስንወጣ ደግሞ እንደዚህ ሁለት ሰዓት የሚገቡ ሰዎች ተሰልፈው ምናምን ስለምናገኛቸው የዚህ ሶስት ሰዓት ስለሆነ እንደውም ከሁለት ሰዓት በኋላ ብወጣ ነው ታክሲ ቶሎ ላገኝ የምችለው እንጂ ከሁለት ሰዓት በፊት ቀድሜ ከወጣሁ በጣም ረጅም ሰልፍ ነው የሚጠብቀኝ ታክሲ ለማግኘት ማለት ነው እና ያንን ታክሲ ተሰልፌ ማታም ስመለስ በዛው መንገድ ያው ታክሲ ላይኖር ይችላል መሽቶ ሊሆን ይችላል ከማታ ላይ ከስራ የሚገቡ ሰዎች ጋር ምናምን በቃ የዛኔ ሰልፍም ላይኖር ይችላል ግፊያ ነው የሚሆነው ተበታትን ተሯሩጠን የምንገባው ያው ተ እንገባለን ምናምን ከዛ እንደዛ አድርጌ በሁለት ፈርማታ የተቆራረጥኩኝ እሄዳለው ማለት ነው እና ከባድ ነው ለመሄድ በጣም እንትን ረጅም ሰዓት ይወስድብናል እዛ እስከምንደርስ ድረስ ማለት ነው የኔ ብቻ ችግር አይመስለኝም ይሄን በታክሲ መመላለሱ ታክሲ ማጣቱ የታክሲው ሰይልፍ ምናምን እና ለምሳ ደግሞ ለመመለስ ሁለት ፌርማታ ስለሆነ ርቀት ስላለው አይመችም እና ምሳ እንቋጥ ቋጥራለሁ ቁርሴን በልቼ ጾም ከሆነ ሳልበላም ሊሆን ይችላል ምሳ ሰዓት እዛው ለመብላት ምሳ ቋጥሬ እሄዳለሁ እና እንደዛ እያደረኩ ነው እየሄድኩ ያለሁት ወደፊት ወይ ደግሞ እዛው አካባቢ ቤት ካገኘሁ ልከራይ እችላለው የታክሲ የማያስጠቅም እንዲህ ሰዓት የማያስተጓጉል እዛው መስሪያ መስሪያ ቦታዬ ላይ እዛው አካባቢ ላይ የታክሲ የማያስጠቅም ቤት ካገኘው ለመከራየት አስቤአለው እና የምሄደው ያው ጠዋት እነሳለው ከቁርስ በኋላ ምሳዬን ቋጥሬ በታክሲ ነው የምጓጓዘው ማለት ነው ሁለት ፌርማታ በታክሲ እሄዳለው

በብእር ወይስ በእርሳስ መጽሐፍ ትወዳለህ? ለሚለው እኔ አብዛኛው ጊዜ የምጽፈው በብእር ነው። ብእር የምንጽፈው የምንጽፈው ነገሮች ወረቀቶችን በቀላሉ አይለቅም ለረጅም ጊዜ ይቀመጣል ውሃ ካልለካው ወይ በሆነ መንገድ ካልተበላሸ ብእር ወረቀትን አይለቅም። እና እርሳስ ግን እርግጠኛ ያልሆንበትን ነገር ለምሳሌ እርግጠኛ ያልሆንበት ነገር ካልሆነ እንደምንሰርዘው ወይ ይሄ ሀሳብ ትክክል ባይሆንስ ምናምን የምንለውን ነገር እርግጠኛ ያልሆንበትን ነገር ለመጻፍ በኋላ ላይ አጥፍተን እንደገና ለመጻፍ ካልሆነ እርሳስን አልጠቀምም። ብዙ ጊዜ አሁን በፊት እዛ ክላስ ታች ክላስ በምንማርበት ሰዓት የቤት ስራዎች ወይ የክፍል ስራዎች በሚሰጡን ሰዓት በጥያቄው በእስኪብርቶ ጽፈን መልሱን በእርሳ ጻፉት እንባላለን ያን የምንባለው ለምንድነው? ወረቀት ይሰረዛል ኖትቡክ ላይ ደግሞ እስኪብርቶ በስክሪፕቶ ተጽፎ ከሚሰረዘው ይልቅ በእርሳስ ብንጻፍ ብንጽፍ እናጠፋዋለን እርሳስ ላጲስም አለው በዛ አጥፍተን እንደገና መጻፍ እንችላለን። እና የበስኪብርቶ ግን ስርዝድልዝ ሊሆንብን ይችላል ግን ደግሞ ለረጅም ሰዓት የሚቆይልን በብእር ብንጽፍ ነው። እና ብእር በምንጠቀም ሰዓት ስርዝድል እንዳይኖረው በስርዓት ከጻፍነው ጽሁፉም የሚያምረው እንደገና ደግሞ ለረጅም ጊዜ ሳይደበዝዝ የሚቆይልን በብእር ብንጽፈው ነው እና እኔ የምጠቀመው ብእር ነው። እርሳስ በእርግጠኛ ያልሆንበትን ነገር ይሄንን አጥፍቼ አስተካክለዋለሁ የምንለዋን ነገር ለማስተካከል ካልሆነ ያው እኔ በብዛት የምጠቀመው ብእር ነው። በብእር ስንጽፍ ለረጅም ጊዜ የምንጽፋቸውን ጽፎች ሳያበላሽ ሳይደበዝዝ ምንም ሳይሆን ውሃ ካልነካው አሁን ወረቀት ውሃ ሲነካው እየተበላሸ ሲሄድ እንትኑ ሊደበዝ ይችላል። እስኪብርቶ እንጂ በ በእንትኑ በብእር መጽሐፍ እና እኔ አብዛኛው ጊዜ የሚቀናኝም ብእር ነው የምጠቀመው በ በእርሳስ ግን ለምሳሌ አንዳንድ ነገሮችን ለመጻፍ የሆነ ሀሳብን ለመጻፍ በደብተር ላይ ወይ በሆነ ወረቀት ላይ ለማስፈር ስንፈልግ መጀመሪያ በብእር በእርሳስ ልንለማመደው እንችላለን። ያ እስኪብርቶ ሲሆን ስርዝድል ይሆነዋል እርግጠኛ ያልሆንክበትን ሀሳብ አምጥትን ዝም ብለክ ኖትቡክ ላይ አጽፈውም የሆነ ወረቀት ላይ አጽፈውም ስርዝድል በሚሆን ሰዓት ደግሞ ለእይታም ይደብራል እንደገና ለማንበብም እየሰረዝክ አሁን እያለፍክ ምናምን ለማንበብ አይመችም እና እርሳስ ሲሆን ያንን በማጥፊያ አጥፍተን እንደገና ደግመን እዛው ወረቀት ላይ ስርዝድልዝ ሳይኖረው መጻፍ እንችላለን። በስኪብርቶ ግን ልክ እርግጠኛ ስንሆን ስናረጋግጥ የምንጽፈውን ጽሁፍ በስኪብርቶ እንጽፈዋለን ማለት ነው። እና ከ እኔ ምርጫዬ እስኪብርቶ ነው። ልክ ሳረጋግጥ ነው ግን የምጽፈው ካልሆነ አሁን ታች ክላስም እንዳልኩት መልስ መልሱን በእርሳት ጻፉ ይሉናል ከዛ ልክ መልሱን እያረጋገጥን ስንሄድ ወይም በላጲስ አጥፍተን እስኪብርቶ እናዳምቀዋለን ወይ ደግሞ እዛው እርሳሱ ላይ እርሳስ ግን እየቆየ ጊዜ እንትን እያለ ስሄድ እየቆየ ሲሄድ የመጥፋት ባህሪ አለው። እንደዚሁ ቀጥታ እንትን አይልልንም አይቆይልንም አሁን ለምሳሌ የዛሬ አምስት አራት አመት የጻፍኩት በእርሳስ እንደገና ገልጬ ላምብበው ብል ደብዝዞ ላገኘው እችላለሁ ወይ ጠፍቶ ላገኘው እችላለሁ በስርዓት ላይነበበኝ እችላለሁ እስኪብርቶ ቢሆን ግን ለረጅም ጊዜ ይቆያል። በፈለኩበት ሰዓት አንስቼ ማንበብ እችላለሁ። ስርዝድልዝ ደግሞ ይሄ ስርዝድል ስል እንጽፍና ስንሳሳት እንሰርዘዋለህ እና ያ የሚሰርዘው ነገር ለእይታ ይደብራል። ለዛ ነው ያ እንትን እንዴ እርግጠኛ ስንሆን ስንሆን ነው የምጽፈው ያልኩት እና በእርግጠኛ እስከምሆን ድረስ በእርሳስ እርሳስ በነገራችን ላይ አብዛኛው ሰው የሚጽፍ አይመስለኝም በእርሳስ ኬጂ ላይ ለጽሁፍ ለመለማመድ እያጠፋን እንደገና ለመጻፍ ምናምን እርሳስን እንጠቀማለን። ከዛ በኋላ እርሳስ ለስዕል ይመስለኛል። አብዛኛው ሰው የሚጠቀመው እንጂ ለጽሁፍ የሚሆነው ብዙ ጊዜም እንደዚህ ከኬጂ በኋላ ወይ ዜሮ ክፍል ላይ ምናምን ጀማሪ ስንሆን ነው በእርሳ የምንለማመደው እንጂ አብዛኛው ሰው አሁን የሚፅፈው በብእር ነው። እና እኔ በብእር ነው የምጠቀመው በብእር

የምወደው ሬስቶራንት ያለው ባህርዳር ከተማ ላይ ሬስቶራንት አንድ አለ እና በጣም ደስ ይላል። የምግቡ ጽዳት አሁን ሬስቶራንት ላይ ብዙ ጊዜ ደግመን የምንሄድበት ቦታ ላይ ምን ሄደው በስርዓት ሲንከባከቡን። በስርዓት ሲንከባከቡን እንትን ሲ የምንፈልገውን ነገር በስርዓት በትሪት በተሞላበት መንገድ ሲያቀርቡን ነው ሲያቀርቡልን እና እንደዚሁ የ ኮስተር ብሎ ወይ ደግሞ ከስተመር ቁጭ ብሎ በጣም እየቆዩ ከሆነ የሚመጡት እዚህ ቤት ደግሜ አልሄድም የሚያስብል አይነቶች ሬስቶራንት አይነት ሬስቶራንቶች አሉ። እኔ ግን የሄድኩበት። የምወደው ሬስቶራንት ባህርዳር ከተማ ላይ የ አንድ ሬስቶራንት አለ እዛ ነው አብዛኛው ጊዜ በጣም ነው የምወደው ፊት ለፊት እንደዚህ የጣና የጣና ይታያል ከተማው ለከተማው ትልቅ ድምቀት ነው ብዬ ነው ማስበው። ጣና ከባህር ዳር እና በጣም የሚያምር ቦታ ላይ ነው የተቀመጠው መስተንግዷቸውም አሪፍ ነው በጣም ደስ የሚል መስተንግዶ አላቸው። እንደገና ደግሞ በጽዳቱ ምግቡ ሁሉ ነገር ጥሩ ነውና የምወደው ሬስቶራንት እዛው ባህር ዳር የሆነ ሰዓት ላይ ሄጄ ያገኘሁት ሬስቶራንት ብሉ ናይል ሪዞርትም ነው ሬስቶራንትም ነው ብሉ ናይል ኔሬስቶራንት እዛ አሪፍ ጊዜ አሳልፌያለሁ። በጣም ደስ የሚል ቦታ ነው እና የተለያዩ ነገሮች ያሉበት በመርከብ ወይ ደግሞ በጀልባም ሊሆን ከዛ ወደፈለግንበት ቦታ ላይ ደርሰን የምንመለስበት ምቹ ቦታ ላይ ነው ብዬ ነው የማስበው ባህርዳር መሃል ከተማ አካባቢ ነው የሚገኘው። እና የእዛው እዛው ሬስቶራንት ውስጥ እንዳለ በ የባህር ላይ ጉዞ ከፈለግን እዛው ጀልባው አለ እዛው በትኬት ከዛው ወደ ሌላ ቦታ ሄደን ሌላ ነገር አይተን ደግሞ ወደዛው ሬስቶራንት የምንመለስበት ልንመለስ የምንችልበት ቦታ ነው። እና ይሄንን ሬስቶራንት በጣም ነው የምወደው። ከምግቡም ከ ከምግቡ በላይ ከ አስተናጋጆቹ ለሰው ከሚሰጡት መስተንግዱ በላይ ደግሞ ደስ የሚለው ቦታው ነው ቦታው በጣም ሰላማዊ ነው። የጣና ንፋስ አለ በዛ ላይ የባህር ዳርቻ ላይ ቁጭ ብለን ንፋስ የምናገኝበት ደስ የሚል ጊዜ የምናሳልፍበት ቦታ ላይ ስላለ ያንን ሬስቶራንት በጣም ነው የምወደው። በዛ ከዛም ተጠቅሜ ብዙ ጊዜ አሁን ባህር ዳር ላይ ልውጣ ካልኩኝ የምገባው እዛ ቦታ ላይ ነው። በጣም ደስ የሚል ቦታ ነው። ከ ምግባቸው ፅዳቱ አስተናጋጆቹ በጣም በትሪት አሁን አንዳንድ ቦታ ላይ ቁጭ ብለን ቶሎ መጥተው የማያስተናግዱ ሰዎች አሉ። ምንድነው? የምትፈልጉት እንኳን ለማለት ሶስት አራት ጊዜ ተጠርተው ሊሆን ይችላል የሚመጡት እዛ ግን ለየት ያለ ነው በቃ ያንን በጣም ነው የምወደው ከቦታውም አንፃር ሊሆን ይችላል ወይ ደግሞ ከመስተንግዶውም በላይ ደግሞ ቦታውንም ነው የወደድኩት። መስተንግዶውም አሪፍ ነው ምግባቸው በጣም ደስ የሚል ቦታ ስለሆነ ያ ለኔ በጣም ደስ ብሎኛልም ተመችቶኛልም። በጣም ብዙ ጊዜያቶችንም አሳልፌ ባህር ዳር ከቆየሁበኝ በፊት እያለ ከዛ አሳልፌ የመጣሁት ነገር ደስ ብሎኛል። እና በጣም የምወደው ቦታ ነው ያ ቦታ ከቦታው አቀማመጡ ጀምሮ እስከ ምግባቸው እስከ መስተንግዶ ለሰው ያላቸው ትሪት የሚያደርጉትን ሰው የተለያየ መንገድ በተለየ መንገድ አሁን ሰውም በጣም ይንከባከባሉ ሰውን። የፈለግነውን ነገር የምንወደውን ነገር አዘን መጠቀም የምንችልበት ሁሉም ነገር የሚገኝበት ሬስቶራንት ነው። አንዳንዴ የፈለግነው ነገር ሁሉም ቦታ ላይ ላይገኝ ይችላል እዛ ግን ሁሉም ነገር አለ። በፈለግነው የፈለግነውን መንገድ ሰርተው የሚያቀርቡልን ሼፎችም ያላቸው እንደገና ቦታው ቦታው እንዳልኩት ነው ቦታውን በጣም ደስ የሚል አቀማመጡ ደስ የሚል ከንፋስ የምናገኝበት አየር ነው

እኔ የውሳኔ መስጠት ትችላለህ እኔ የውሳኔ ሰው አይደለሁም ውሳኔ ቶሎ ከማይወስኑ ሰዎች መካከል አንዷ እኔ ነኝ። ውሳኔ ቶሎ መወሰን አልችልም ብዙ ሀሳብ ጭንቅላቴ ላይ ይመጣል እንዲህ ቢሆንስ እንደዚህ ባደርግስ የውሳኔ ሰው አይደለሁም በቃ እንዴ ቶሎ ብዬ አልቆርጥም። ብዙ ሰዓት ይፈጅብኛል። በኋላ እንደዚህ ቢሆንስ እንደዚህ ብሳሳትስ ምናምን ይሄ ነገሬ በጣም ከሚያስጠላኝ ከራሴ ባህሪዎች መካከል አንዱ ይሄ ነው። በቃ የውሳኔ ሰው አይደለሁም። ይሄ ቢፈጠርስ አሁን እንደዚህ ብዬ አድርጌው ይሄ እንደዚህ ባይሆንስ ባይሳካስ ይሄ እንደዚህ ወስኜ ስለራሴ ሊሆን ይችላል በስራም ሊሆን ይችላል በተለያዩ ነገሮች። አሁን ይሄንን አድርጌ እንደዚህ ባይመጣስ ባሰብኩት ልክ ባይሆንስ ይሄ ጭንቀት ይፈጥርብኛል። በጣም ጭንቀታም ነኝ ቶሎ አልወሰንም ብወስን ደግሞ ወይ ደግሞ የወሰንኩት ውሳኔ ትክክል አይደለም በቃ አብዛኛው ጊዜ በራሴም ስላየሁት ነው አብዛኛው ጊዜ የወሰንኩት ውሳኔ ትክክል አይደለም በቃ። ሁሌ ልክ ልክ ነገር እኔ ተሳክቶልኝ አላውቅም የወሰንኩት ውሳኔ ሁሌ እንትን እንዳለ ነው ወይ እንደጣለኝ ነው ወይ ደግሞ በቃ ትክክል እንዳልሆነ የሚገባኝ ተቆየ ነው። በጣም ቆይቶ ነው ልክ እንዳልሆነ የሚገባኝ ወይ እንደዚህ አልነበረም እኮ እንዲህ ነበር ላደርግ የፈለኩት። በቃ የብዙ ምክንያቶችን እንትን እላለሁ ከዛ በኋላ ምክንያታዊም አይደለሁም ውሳኔም ቶሎ እንትን አልልም የውሳኔ ሰው አይደለሁም። ውሳኔ ፍትሃዊ ነኝ ግን ውሳኔዎች ላይ አሁን በ እኔ የተለያዩ ነገሮች ያጋጥማሉ በህይወት የተለያዩ ውጣ ወረዶች አሉ ምናምን ከፋሚሊም ጋር የሆነ እንትን ውስጥ ልገባ እችላለሁ። ምናምን ግን ቶሎ አልወስንም እንዲህ አደርጋለሁ ብዬ እዛ ነገር ላይ በጣም እቆይበታለሁ ወይ ደግሞ ቶሎ ራሱ ብወስን የወሰንኩት ውሳኔ ትክክል እንዳልሆነ የሚገባኝ ካለፈ በኋላ ነው። ወይ ደግሞ ቆይቶ ነው ቶሎ እንትን ላይለኝ ይችላል ቶሎ ቶሎ ውሳኔ ትክክል እንዳልሆነ ወይ ደግሞ ቶሎ ለመቀየር እንኳን ከረፈደ በኋላ ነው የሚገባኝ እና ይሄ በጣም ያሰጠላኝ ባህሪ። ከዛ መካከል አንዱ ነው ብዬ የማስበው የውሳኔ ሰው አይደለሁም ቶሎ አልወስንም። ብወስንም ከወሰንኩኝም የወሰንኩት ውሳኔ ትክክል እንዳልሆነ የሚገባኝ ቆይቶ ነው። ብዙ ጊዜ የምወስናቸው ውሳኔዎች እላለሁ እኮ እንዲህ ቢሆን እንዲህ ቢሆን እንደዚህ ላደርግ ብዬ የሆነ ነገር ሳደርግ በቃ ትክክል እንዳልሆነ የሚገባ እኛ ነገር ከተበላሸ በኋላ ነው። ወይ ፈጥኜ እወስናለሁ ወይ ደግሞ በጣም ቆይቼ ምናምን በጣም እጨናነቃለሁ ለመወስን ምናምን እና ያ ነገር በጣም እየጎዳኝ ያለ ነገር ስለሆነ በጣም በቃ። ቶሎ እንድወሰን ወይ ደግሞ የወሰንኩትን ውሳኔ አመዛዝኜ የሆነ ትክክለኛ ነገር ለ እንትን ለማለት በቃ የሆነ ትምህርት እንኳን ከስተቴ እንኳን ሰው ነኝ በቃ ውሳኔዎች ላይ በብዙ ነገር ላይ አበላሻለሁ። እና ደግሞ ያ ነገር ደግሞ መልሶ ሲቆጨኝ እኔ እናደዳለሁ መቆጨት በማልፈልገው ነገር ሁሉ ወይኔ እንደዚህ ባደርግ ወይኔ እንደዚህ አልነበረም እኮ። እንደዚህ ቢሆን እኮ እንደዚህ ነበረ በጣም ብዙ ነገሮች በብዙ ነገሮች ነው ያየኋቸው እንደዚህ እኮ ይሄን ትምህርት ባልማር እንደዚህ ይሄን ተምሬ ቢሆን ኖሮ እዚህ እንትን ላይደርስ ነበረ። እንደዚህ እኮ መሆን አልፈለኩም ነበረ ብዙ ጊዜ ነው የምለው በቃ። የተማርኩት ትምህርት ላይ ሊሆን ይችላል ወይ ደግሞ በመማሬ ጥሩ ሆኖ ሳለ ፊልድ አመራራጤ ትክክል ላይሆን ይችላል። እውይ ይሄ እኮ እኔ እንደዚህ መሆን አልፈልግም ነበር ይሄንን መወሰን አልነበረብኝም ይሄም ለመማር መውሰን አልነበረብኝም። ወይ ደግሞ ከቤተሰቦቼ ጋር ለመኖር ስወጣ ከቤተሰቦቼ ላይ ውጪ ለመኖር ለብቻየ ስወጣ ይሄን ይሄን ቀድሜ ማስተካከል ነበረብኝ እነሱ ጋር ያለው ይሄን ይሄ ማድረግ ነበረብኝ። ይሄ በቃ ውሳኔ ላይ እንትን እላለሁ እቆያለሁ ወይ ደግሞ ቶሎ ውስኜ የማደርገው ነገር ደግሞ ተበላሽቶ ነው የማገኘው። በቃ ቶሎ እንትን አይልልኝም ቶሎ አልወስንም ወይ ደግሞ በፍጥነት ስወስን ደግሞ አመዛዝኘ ብዬ ራሱ ያደረኩት ነገር መልሶ እንትን ይልብኛል ይበላሽብኛል እና ብዙ ጊዜ ተበላሽቶብኝ ያውቃል የውሳኔ ሰው አይደለሁም። ምንም መወሰን አልችልም ውሳኔ መስጠት አልችልም። ይሄን ውሳኔ መስጠት እኔ እንትን አልችልበትም ብዙ ብዙ ነገር አበላሽቶብኛል ልወስን ራሱ ብዬ ስነሳ

የምወደው ፊልም እኔ ብዙ ጊዜ ፊልም እንትን አልልም ብዙ ጊዜ ፊልም አይቼ አላውቅም። ግን የ የውጭ ሀገር ፊልሞችን እንደዚህ አይቼም አላውቅም። ብዙ ሰው አሁን ይሄን ፊልም እዪው ብዙ ሪኮመንድ ይደራረጋል ሰው ይሄን እዪው ይሄን እዪው ምናምን ግን እኔ የፊልም አፍቃሪም አይደለሁም። አንዳንድ ፊልሞች እንደዚህ ሲስቡኝ የሆነ ዙሪያ ነው እንደዚህ እንደዚህ ነው ተብዬ የሆነ ነገር እስኪ ይሄንን እዩው ተብዬ አውቃለሁ። ብዙ ብዙ ፊልሞችን አያለሁ እኔ ይሄኛው ፊልም እወደዋለሁ ብዬ ራሱ እንትን ብዬ አላውቅም አማርኛም ሊሆን ይችላል የውጪም ሊሆን ይችላል። ብዙ ጊዜ እንደውም የቱርክ ፊልም አይቼ እንትን አቃለው ብዬ አስባለሁ ቃና ላይ ከሚታዩት አልፎ አልፎ አንዳንድ ፊልሞች ይሄ ይሄ ይሄ ጥሩ ነው። ሲባል ጥሩ ነው ወደተባለው ያው እስኪ ልየው ብለህ ደስ ብሎክ ምትቀጥለው ነገር የለም። በዛ በዛ መንገድ ነው እንጂ እንደዚህ ፊልም ብዬ በስርዓት ምናምን ቁጭ ብዬ አይቼ አላውቅም። የ አማርኛ ፊልም አሁን ብዙ ፊልም አይቻለሁ ግን ደግሞ በቃ ደስ አይሉኝም። ብዙም የፊልም አፍቃሪም አይደለሁም ከፊልም ይልቅ እንደውም ዘፈን ነው እኔ የምወደው ዘፈን ነው። ደስ ይለኛል ብዬ የማስበው ማለት ነው። ብዙ ዘፈኖች ወደ እንትንክ ሊመልሱክ ይችላሉ የሆነ ቦታ አደርሰው ሊመልሱክ ይችላሉ ምናምን እና እኔም እምወደው ከ ፊልም ይልቅ ዘፈን ነው። ፊልሙም አይቻለሁ ይሄን እየው እስኪ ስባል የውጭ ሊሆን ይችላል አያለው የሀገር ውስጥ የዚህ ውስጥ ሀገር ውስጥ የሚሰሩ ፊልሞች ሊሆን ይችላል እሱንም አያለሁ። እና የፊልም አፍቃሪ እንኳን አይደለሁም ብዙም ፊልም አላየሁም። ይሄ ይሄ ፊልም ነው ልልም አልችልም። ፊልሞችን በነገራችን ላይ አያቸዋለሁ ግን ደግሞ በቆየ ቁጥር እየረሳሁት ነው። የሚሄደው አሁን አንተ የምትወደው ፊልም የምትወደው ፊልም ይሄ ነው። ለማለት ያን ፊልም በቃ ለረጅም ጊዜ እንትን ልታስታውሰው ይገባላ ይሄ ፊልም እንዴት ነው? ስትባል አሃ ይሄ ፊልም እኮ እንዲህ እንዲህ ነው ብለህ ልታብራራ ትችላለህክ አይደል እኔ ግን በቃ አየዋለሁ ግን ይሄ ፊልም ስባል በቃ እረሳዋለሁ። እንደዚህ ትርጉም ትርጉም ፊልሞችም እንደዚህ ወንድሜ አስጭኖ ሲመጣ ምናምን አያለሁ። እንደዚህ ያለ ተርጉሞም አሉ በቃናም አለ ተተርጉሞ በ እንደገና ደግሞ የሚተረጉ የህንድም የአሜሪካም ሊሆን ይችላል ብዙ ፊልሞችን አይቼ አውቃለሁ። ግን ደግሞ የማስታወስ እንትኔም ያን ያህል ብቃትም የለኝም ከልቤም ስለማላየው ይመስለኛል። አይቶ ብቻ ለማለፍ አይቼውም እንትን አልልም መጥቶልኝም አያውቅም ትዝ ብሎኝ አያውቅም። እና የምወደው ፊልም ይሄ ነው ብዬ እንኳን ለመናገር ይከብደኛል ምክንያቱም ፊልም ተከታታይ አይደለሁም። ከፊልም ይልቅ ዘፋኖችን ወይ መዝሙር ምናምን ነው የማዳምጠው። ፊልም ብዙ ጊዜ አይቼ አላውቅም። ጊዜም አይኖረኝም ፊልሙን ለማየት ይሄ ፊልም ጥሩ ነው ሲባል አልፎ አልፎ እንዲሁ በአንድ ቀን ባይሆን እያቆራረጥኩ ጨርሳለሁ ለዛም መሰለኝ። ያን ያህል ደስ ብሎኝ እንደዚህ ውስጤ ውስጥ የማይቀረው እያቆራረጥኩም ስለማየው ሊሆን ይችላል። እና የፊልም ተከታታይ እንኳን አይደለሁም ፊልም ብዙም ደስ አይለኝም። ከዛ ባለፈ የ እንዳልኩት የዘፈን አድናቂ አዳማጭ ነኝ ፊልም እንኳን ብዙም ተከታታይ አይደለሁም። ድራማም ይሁን ፊልም አላይም ብዙ ጊዜ እንግዲህ ትኩረት እማያርጌው ቲቪም ትኩረት አድርጌ እንትን አላለም። ፊልሙንም እንደዛው እንዲሁም በቃ በስልኬ ራሱ አንዳንዴ ሾርት ሙቪዎች ይመጡልኛል እነሱ እነሱ አልፎ አልፎ ትዝ ሲለኝ ከዛ ትንሽ ትንሽ ሃይላይት ሃይላቱን ብቻ እንትን እለዋለሁ አየዋለሁ እንጂ ፊልም በስራት እንደዚህ ከፍቼ በቃ ተመስጬ ምናምን በጣም እንትኔ ነው ባደርገው ደስ ይለኛል። ግን ጊዜ ኖሮኝ እንደዚህ የማድረጌ ጊዜ ኖሮኝ ተጠቅ አይቼ አላውቅም ፊልም እንደዚህ ልይ ምናምን በቃ እንትን ነው በቃ ደስ አይለኝም። ለምን እንደሆነ ግን አላውቅም። ልምዱም ስለሌለኝ ነው አንድ ነገር ለማድረግ ልምድ ያስፈልጋል። ብዙ ጊዜ አሁን የማይ ቢሆን ወይ ሱስ ሆኖብኝ ተከታታይ እንዲህ ላየው እችላለሁ እንደዚህ ክላሴ ውስጥ የሆነ ነገር ውስጥ ቁጭ ብዬ ቲቪ አብርቼ ወይ ፈንድሻ እየበላሁ ምናምን ይሄ ፊልም አሪፍ ነው ብዬ ሪኮመንድ የተደረጉትን ፊልሞች ባይ ደስ ይለኛል። ግን ደግሞ እኔ እስካሁን ያየሁት ፊልም ይሄ ነው ብዬ

በእግሬ ብዙ ጊዜ ተራምጄ አውቃለሁ። የተለያዩ ቦታዎችን አብዛኛው ጊዜ በእግሬ ነው የምንቀሳቀሰው ግን አሁን ምን ያህል ኪሎ ሜትር እጓዛለሁ? ረዘም ያለ ኪሎ ሜትር እጓዛለሁ። በእግሬ ነው ብዙ ጊዜ እንቅስቃሴ የማደርገው። ታክሲ ምናምን ከመጠቀም ካለፈ ባለፈ ከ በመኪና የምጓ በእግር የምጓዝ አይነት ሰው ነኝ። የእግር እንቅስቃሴ ጥሩ ነው ለጤናም፤ እቤት አሁን ቁጭ ብለህ ውለህ ሊሆን ይችላል፣ ወይ ደግሞ ስራ ቦታ ላይ ተቀመጠክ የ ለረጅም ሰዓት ቁጭ ብዬ አሁን እንደገና ደግሞ የሆነ ቦታ መሄድ ቢያስፈልገኝ በትራንስፖርት ብንቀሳቀስ ለኔም ለጤንነትም ጥሩ አይደለም። በእግር መንቀሳቀስ ወክ ያስፈልጋል አንዳንዴ እና ረዘም ያለሆኑ ቦታዎች ላይ መንቀሳቀስ ከስራም ወደ ቤት ያን ያህል ርቀት የማይኖረው ከሆነ በእግር መንቀሳቀስ በፍጹም ጉዳት የለውም ብዬ የማስብ አይነት ሰው ነኝ እና በእግሬ ነው ብዙ ጊዜ እንቅስቃሴዎችን የማደርገው ቦታዎችም ሲሄድ ያው ርቀት ካልሆነ ወይ ደግሞ ፀሀይ የተለያዩ ነገሮች የማይገድቡኝ ከሆነ በእግሬ መንቀሳቀስ እወዳለሁ። በኪሎሜትር ቢያንስ ሁለት ወይ ሶስት ኪሎሜትሮችን እሄዳለሁ። አንዳንዴ እንደውም እንትን እግሬ የማበጥ ምናምን ነገር አለው። እየሄድኩኝ እያረፍኩ እንቅስቃሴዎችን የማደርገው ማለት ነው። እና የኪሎ ሜትር ርቀቱን ያን ያህል ባላውቀውም፣ ሁለት ወይ ሶስት ይመስለኛል። ብቻ አንድ ፌርማታ ተ ሄጄ ተመልሼ አውቃለሁ። ያ ርቀት ምን ያህል ርቀት ሊሆን ይችላል የሚለው፣ ሶስት ወይ አራት ኪሎ ሜትር ቢሆን ነው አላውቅም። ኪሎሜትር እና ሜትር ርቀታቸውን ያን ያህል አላውቀውም። ለዛ ኪሎሜትር ሩቅ ይመስለኛል። አዎ፣ ሁለት ኪሎ ሜትር በቃ ሁለት ኪሎ ሜትር ተጉዤ ላውቅ እችላለሁ። የኪሎሜትር እና የሜትር ርቀታቸውን እንትን ብሎኝ ነው። ረጅም መ ረጅም መንገድ ተጉዤ አውቃለሁ። አንድ ፌርማታ የሚሆን የ ተጉዤ የመመለስ አድርጌውም ስለማውቅ ማለት ነው። ብዙ ጊዜ የትራንስፖርት ተጠቃሚ አይደለሁም። የምሰራበት ቦታና ቤቴ አንድ ፌርማታ ከሆነ በዛ ነው ተመል ሄጄ ተመልሼ የምመጣው። እንደገና ገበያም ስሄድ እኛ ሰፈር እንደዚሁ ከአንድ ፌርማታ በኋላ አለ የአስር ብር ትራንስፖርት ደርሶ ደርሶ መልስ ሃያ ብር ማለት ነው። ያን መንገድ አሁን ስሄድም ስመለስም በእግሬ ሄጄም ተመልሼም አውቃለሁ። እንደዚ አንዳንድ ድካም ሲኖር የሚይዘው እቃ ሲኖረኝ ያው ከገበያ መልስ ከሆነ ምናምን እቃ ሊኖር ይችላል የሚገዛዙ እቃዎች። በዛ በዛ ምክንያት በ ልሄድ እችላለሁ በትራንስፖርት ትራንስፖርት ልጠቀም እችላለሁ እንጂ፣ እኔ አብዛኛውን ጊዜ በእግሬ ነው የምሄደው እና የረጅም ረጅምም ባይባል በቃ መካከለኛ የእግር ተጓዠ ነኝ። ልክ እንደ ድሮ ሰው በጣም ሁለት ሰዓት አንድ ሰዓት የሚሆን መንገድ ተጉዤ አላውቅም። ግን በትንሹ ግማሽ ሰዓት የሚደርስ መንገድ በእግሬ መሄድ እንትን አለኝ። በመሃልም የተለያዩ ቦታዎችን እየተቀመጥኩም እየተነሳሁም ቢሆን እጓዛለሁ። ያን ያህል ሩቅ ሆኖ መቀመጥ መነሳቱ ያው ለማረፍ፣ አየር ለመቀበል፣ ለወክ ካልሆነ እንደዚህ ቀጥታ ለስራ ከወጣሁ ቀጥ ብዬ ሄጄ ቀጥ ብዬ ልመለስ እችላለሁ። እና ያ የሚወስድብኝ ሰዓት ግማሽ ሰዓት ነው። በግማሽ ሰዓት ውስጥ ሄጄ እመለሳለሁ። እና ደግሞ የ የእንትኑ ርቀት ይወስነዋል። በጣም ሩቅ የሚሆን ከሆነ ትራንስፖርት ነው የምጠቀመው። አንድ ሰዓት ሊወስድብኝ የሚችል ከሆነ ከዛ በላይ ሊሆን የሚችል ከሆነ ከግማሽ ሰዓት በላይ የሚወስድ ከሆነ እንደገና ደግሞ ፀሀይ የሚሆን እንደገና የ ቶሎ መድረስ፣ የሆነ ቦታ ልሄድ ቶሎ መድረስ ካለብኝ ትራንስፖርት ተጠቃሚ ነኝ የምሆነው ወይ ደግሞ ፀሀይ እየጠነከረ ስሄድ እንደዚህ በጠራራ ፀሀይ ተነስቼ ልወጣ አልችልም። እና እንደ ፀሀዩ ቀዝቀዝ ሲል አሁን ሰው ለወክ ይወጣል። ምናምን እና እኔም ከክላስ ስመለስ በእግሬ ወክ የማድረግ ልምዱም አለኝ። በእግሬ ነው አብዛኛው ሰዓት ልንቀሳቀስ የምችለው። የተለያዩ ቦታዎች እሄዳለሁ በእግሬ የ ለወክ ብቻ አይደለም ለስራም ለምንም ስሄድ አንዳንዴ በእግሬ

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? በትርፍ ጊዜ ብዙ ነገሮችን አደርጋለሁ። ከስራው መልስ በምቀመጥበት ሰዓት ብዙ ጊዜ ቁጭ አልልም ከስራ ከስራ ጎን ለጎን። ቤት ቤት ስራ ቤት ስራ የቤት ስራዎችን አግዛቸዋለሁ ከቤተሰቦቼ ጋር ነው የምኖረው። የተለያዩ ጽዳቶች የቤት ጽዳት ሊሆን ይችላል። የልብስ በእረፍት ጊዜዎቼ ነው ይሄንን ጽዳት የማደርገው ቤት ላጸዳ እችላለሁ ወይ ልብስ ወይ ጫማ የተለያዩ ነገሮችን አጸዳለሁ ከቤተሰቦቼ ጋርም ጊዜ አሳልፋለሁ። አሁን ብዙ ሰዓት ረጅም ሰዓት ከስራ በስራ ተጠምጄ ምውል ከሆነ ለእነሱ ያን ያህል ጊዜም ይችላል እና በእረፍት ጊዜ ነው ያንን ነገር ላደርግ የምችለው። ከጽዳት ባለፈ ከእነሱ ጋር ጊዜን አሳልፋለሁ ጓደኞቼን አገኛለሁ። ከጓደኞቼ ጋርም በእረፍት ቀኔ ነው ልንገናኝ የምንችለው ጠዋት ላይ አሁን ከቤተሰቦቼ ጋር አርፍ ጊዜ ካሳለፍኩኝ በቁርስ ሰዓት አርፍ ጊዜ ካሳለፍኩኝ ከሰአት ደግሞ ከጓደኞቼ ጋር የሚኖረኝ ጊዜ ሊኖር ይችላል። ከዛ መልስ ደግሞ የተለያዩ ነገሮችን ላደርግ እችላለሁ። በጣም ብዙ ነገሮች ብዙ ነገሮችን በማድረግ ነው የማሳልፈው የትርፍ ጊዜ ቤተክርስቲያን እሄዳለሁ። ቤተክርስቲያን ተሳልሜ እመጣለሁ ቤተክርስቲያን በርግጥ በትርፍ ሰዓቴ ብቻም አይደለም እንደዚሁ በስራ ቦታም እሄዳለሁ። እና በ ብቻ በተለይ የተለያዩ ነገሮችን በማድረግ ነው የማሳልፈው። የእረፍት ጊዜን አንደኛ ግን ለቤተሰቦቼ ነው በቃ ለነሱ ጊዜ በመስጠት ከነሱ ጋር አብሬ የማሳልፈው ነገር። በጣም ነው ደስ የሚለኝ ከነሱ ጋር መዋል ከእነሱ ጋር የተለያየ ጨዋታዎችን መጫወት ስለ ልጅነት አንስተን ማውራት ሊሆን ይችላል። ስላሳለፍናቸው ነገሮች ሊሆን ይችላል የተለያዩ ነገሮችን ከእነሱ ጋር በመውራትድ እናሳልፋለን። ከዛ የቁርስ ሰዓት ሊሆን ይችላል የቡና ሰዓት ከእነሱ ጋራ አብሬ አሳልፍና ከእነሱ ጋር የሚኖረኝን ሰዓት በዛ ተጠቅሜ ከዛ በተረፈኝ ሰዓት ደግሞ ጓደኞቼን ወጥቼ ማግኘት ልምዱ አለኝ። ከእነሱ ጋር ወይ ካፌን እንቀመጣለን ወይ ደግሞ ጓደኛዬ ቤት ልሄድ እችላለሁ። ካፌ እንቀመጣለን ፎቶ እንነሳለን ስለ ህይወት እንወራለን ስለ ብዙ ነገሮች እንደዚህ ብዙ የሚወሩ ነገሮች አሉ። ከጓደኞቻችን ጋር ስንቀመጥና ከእነሱ ጋር ብዙ ነገሮችን በማድረግ እንሰልፋለን አልፎ አልፎ ደግሞ መጽሐፍቶችን በማንበብ ልቦለድ መጽሐፍቶች እነሱ እነሱን አንባቢ ነኝ። ልቦለድ መጽሐፎችን አነባለሁ። ከዛ ባለፈ ደግሞ የ በቃ ከቤተሰቦቼ ጋር እህት ወንድሞች ተናናሽ ወንድሞች አሉኝ እነሱን አውጥቼ ማዝናናት ሊሆን ይችላል በጣም ብዙ ነገሮችን በማድረግ አሳልፋለሁ የእረፍት የእረፍት ቀኔ ብዙ ጊዜ አይበቃኝም። የእረፍት በእረፍት ጊዜ የማደርጋቸው ነገሮች በቃ በፕላን በፕላን ቀጣይም ሊሆን ይችላል ባረፍኩ ባረፍኩ ሰዓት በአሁኑ ልብስ አጥቤ ወይ ትጽዳት ምናምን አድርጌ ከሆነ ቀጣይ ከቤተሰብ ጋር በማሳለፍ ቀጣዩ ደግሞ ከጓደኞቼ ጋር ቀጣይ ደግሞ ህፃናቶችን ስብስብ ይዤ ልወጣ እችላለሁ ታናንሽ ወንድምን እህቶች ስላሉኝ ከእነሱ ጋር ማሳለፈውም ጊዜ ደስ ይለኛል። ልጆች ብዙ ጥያቄዎችን ይጠይቃለሁ ለእነሱ መልስ መመለስ ምናምን የተለያዩ ነገሮችን በማድረግ አሳልፋለሁ። የእረፍት ጊዜዬን እና ደግሞ እንዳልኩት መጽሐፍ መጽሐፍ በማንበብ የተለያዩ የልብ ወለድ መጽሐፍቶችን በእረፍት ጊዜ ነው ሊነበብ የሚችለው ከስራ ጎን ለጎን አይመችም መጽሐፍት ለማንበብ ደግሞ ቡና ሰዓት ማሳልፈው ጊዜ አለ እሱ ጊዜ በጣም ደስ ይለኛል። ከቤተሰቦቼ ጋር ብዙ ነገሮች የምናወራበት ይሆናል። እንደገና ከእነሱ ጋር የምንጫወተቸው ጨዋታዎች አሉ ከእነሱ ጋር የምንሳልፋቸው ጊዜዎች የተለያዩ ጊዜዎችን እናሳልፋለን። አብረን እነሳልፋለን እንዲህ ነበር በቃ ስላለፈ ጊዜ እናወራለን እንስቃለን ብዙ ነገሮችን እያወራን እንጫወታለን። ወይ ጓደኞቼም ሊመጡ ይችላሉ ቤት እና ከእነርሱ ጋርም አብረን በመሆን እኔም እሄዳለሁ ቤታቸው እነሱን ይመጣሉ እና አብረን ጥሩ ጊዜ እናሳልፋለን። ከቤተሰቦቼ ጋርም ከጓደኞቼ ጋርም እንዲሁ ደግሞ ብቻዬን መሆን ስፈልግ ደግሞ መጽሐፌን ይዤ እንዲ ጸጥ ያለ ቦታ በመቀመጥ መጽሐፍቶቼን አነባለሁ። እና ይሄንን በማድረግ ነው የማሳልፈው ሌላ ፊልም ምናምን ብዙም ተከታታይ አይደለም። መጽሐፍ ነው ላነብ የምችለው ቤተሰቦቼ ከቤተሰቦቼ ጋር የማሳልፈውን ጊዜ ከጨረስኩ በኋላ ወይ መጽሐፍ ላነብ እችላለሁ ወይ ደግሞ ውጥቼ ጓደኞቼ

ስለ ቅርብ ጓደኛህ ንገረኝ እኔ ብዙ ጓደኞች አሉኝ ከልጅነት ጀምሮ አብራኝ ያለችኝም ጓደኛ አለችኝ እንደገና ደግሞ እንደዚሁ በቅርብ በትምህርት ቤት ያገኘኋት ጓደኛ አለችኝ። አብረን በ ከልጅነት ጀምሮ ከኬጂ ክፍል ከዜሮ ክፍል ጀምረን አብረን ያደግን ጓደኛዬ ከእስከ አስራ ሁለት ተምሬ ተለያይተን በሀገር መቀየር ምክንያት ከእሷ ጋር ተለያይተን እንደገና ሌላ ቦታ ስሄድ ደግሞ ሌላ ጓደኛ አግኝቻለሁ በጣም ደስ የምትል በጣም ተግባባቢ በቃ ቤስት ፍሬንዶች ነን ከእሷ ጋር በጣም የቅርብ ጓደኞች ነን። ያው ብዙ ነገሮች አብረን አሳልፈናል ያው ከተዋወቅን አራት አመታችን ነው። ሞር እንደውም ከልጅነት እጅግ ጉዋደኛዬ ጋር እንደውም ስራራቅ በጣም እንትን ብሎኝ ነበረ በህይወቴ አንድ ጓዋደኛ ነበር ኖሮኝ የሚያውቀው እና ከሀገር በቀየርኩኝ ቁጥር ሰዓት ከማን ጋር ልሆን ነው ማን ጉዋደኛ ይሆነኛል ምናምን ከሷ ስለይ በጣም ትልቅ ፍራቻ ነበረኝ እና በጣም የቅርብ ጓደኛዬ ስለሆነች ማለት ነው። ከሌሎች ጋርም እንደዚሁ ልግባባ ምናምን እችላለሁ ግን በጣም የቅርብ ጓደኛዬ አንድ ነበረች እሷ በትምህርቷም በጣም ጎበዝ ናት እኔንም እንደዚህ ታበረታታኝ ነበረ አንዳንድ የማይገቡኝን ጥያቄዎች በማስረዳት በምን በምን እስከ አስራ ሁለተኛ ክፍል አብረን ቆይተናል አስራ ሶስት አስራ አራት አመት ብቻ ጓደኛ ነበርን። ከእሷ ጋር እና እኔ ሀገር ስቀይር እሷ እዛው ስትሆን በመሃላችን የመራራቅ አይነት እንትን ሆነ አራት አመት ሙሉ ተራራቅን እና አሁን እንደተለያየን ምናምን እንደዋወል ነበረ አብረን ብዙ ብዙ ብዙ ነገሮችን እናወራ ነበር በስልክ እንደዚህ ኦንላይን ላይ በመጻጻፍም የተለያዩ በተለያዩ ነገሮች ብቻ እናወራ ነበረ ምናምን ግን ያ የርቀት ጓደኝነታችን እንትን አለ ወዲያው ነው የተቋረጠው። በቃ ብዙም ርቀት አልተጓዝም እሷም ሌላ ትምህርት ቤት እዛው እዛው ሆኖ ሌላ ኮሌጅ ገባች ውጤት ቀርቶብን ነበር ሰው ሌላ ኮሌጅ ገባች እዛ ሀገር ሄጄ ሌላ ኮ እዛው ኮሌጅ ተማርኩኝና የሀገርም በጣም ትልቅ ርቀት ነበረው በ ብዙ ኪሎሜትሮች ርቀት ነበረውና ሀገራችን ለማውራት ያን ያህል እንትን እድሉን አላገኘንም እስካሁንም አልተገናኘንም ያው አራት አመት አለፈን። ከተገናኘን ካወራንም ያው አንድ ሶስት አመት ምናምን ያልፈናል ብዙም አላወራንም ከተለያዩን በኋላ ግን ደግሞ እዚህ ከመጣው በኋላ ደስ የምትል በጣም ተጫዋች ተግባቢ ጓደኛ አግኝቻለሁ ያቺኛዋ በትምህርቷ በጣም ጎበዝ ስትሆን እና ከሰው ጋር ቶሎ አትግባባም ልክ በቃ ጭምት ያለች ልጅ ናት በትምህርት ትምህርት ላይ ነው ፎከስ የምታደርገው የቤት ስራወችን በመስራት ላይ ላይብረሪ በመግባት እኔም አብሬ ከሷ ጋር ላይብረሪ እገባለሁ። ስራዎችን የክፍል ስራዎችን አብረን እንሰራ ነበር እንደዛም ሆኖ ግን ለኔም ለሷም አልመጣም ከኔ በላይ እሷ ትሞክር ነበረ ግን የሰው ውጤትም ቀርቷል። ከዛ ደግሞ እዛው የቀየርኩበት ሀገር ላይ ሌላ ልጅ ተዋወቅኩኝ ያው ያቺ ልጅም በጣም በስምንት ወር ጓደኛዬ ናት ያው አሁን አራት አመት ሆነናል አብረን ጥሩ የጓደኛስ ጊዜ እናሳልፋለን አብረን ከክላስ በኋላም ደግሞ ሰፈር ላይ እንገናኛለን። እንደዚህ ወተን ካፌ ላይ እንገናኛለን በጣም ብዙ ጊዜ እያሳለፍን ነው ከዛችኛዋ ጓደኛዬ ጋር የመጀመሪያው ጓደኛዬ ጋር ብዙ ጊዜ አላሳለፍንም ትምህርት ቤት እንገናኛለን እናወራለን የተለያዩ ነገሮችን በቃ በትምህርት ዙሪያዎች በጣም ብዙ ነገሮችን እናወራለን ታስረዳኛለች በትምህርትም ቢሆን በተለያዩ ነገር ውስጥ ትረዳኛለች። ይሄ እንደዚህ ሲሆን እንደዚህ ነው ጎበዝ ተማሪ ትሞክራለች። ብዙ ነገሮችን አስጠንታኛለች ከእሷ ከእሷ ጋር የማሳልፈው ጊዜ እንዳለ ሆኖ የ የዝችኛዋ ጓደኛዬ ደግሞ በጣም እሳ ደግሞ የተለየች ናት ከሁሉም ጋር ትቀራረባለች ተግባቢ ናት። ብዙ ነገሮችን አሳይታኛለች ከእሷ ጋር አብረን ብዙ ነገሮች አሳልፈናል በጣም ደስ የምትል ጓደኛዬ ነች። እና በትምህርቷም ያን ያህል እንትን ባትሆን ብቻ አብረን የሆኑ የሆኑ ነገሮችን አብረን ትሰራለን። ትምህርት በሚሆን ሰዓት ትምህርት ነው ቀልድ በሚሆንበት ሰዓት ቀልድ አለ ከዛ ደግሞ መዝናናት በሚኖርብን ሰዓት ደግሞ እንደዚሁ በግሩፕ እሷ ብቻ አይደለችም ሌሎችም በቅርብ ጓደኞች አሉ። ግን በጣም ቅርቤ የቀረቡ ጓደኛዬ እሷ ደስ የሚል ጊዜዎችን አብረን እያሳለፍን የሚል

የምትወደው ፍራፍሬ ምንድነው? እኔ ከፍራፍሬዎች ውስጥ በጣም የምወደው አናናስ ነው አናናስ እና አቮካዶ ነው። ሌሎችንም በጣም እወዳለሁ የተለያዩ ጥቅሞች አሏቸው ፍራፍሬዎች። ግን ደግሞ እኔ በጣም የምወደው አቮካዶ አቮካዶ አሁን በዳቦም ይበላል። ልክ እንደ ምግብ እንጠቀመዋለን። በቃ እንደ ዴዘርት ሳይሆን እንደ ሌሎቹ እንደ ምግብ እንደ ምግብ ምሳ ሰዓት ሊሆን ይችላል ወይ እራት ከዳቦ ጋር አብረን እንመገበዋለን። ያ አሪፍ ነው። ከዛ ደግሞ እንደጁስም መጠቀም እንችላለን። ለሰውነታችን ለክብደት ክብደት ለማስተካከል አቮካዶ አሪፍ ነው። እና ደግሞ እኔ አቮካዶ ነው የምወደው ፍራፍሬ ሌሎችም ሊኖሩ ይችላሉ። ማንጎም ሙዝ ምናምን ሊሆን ይችላል አናናስም ከሁሉም ደግሞ ከአቮካዱ ባለፈ የአናናስ የአናናስ ተጠቃሚ ነኝ። አናናስ በጣም ነው። የምወደው ከ ከፍራፍሬነቱም በዘለለ ለ ስንመገበው ለጤንነት ጥሩ ነው። ያው ለማህፀን ለ ከማህፀን ጋር ያው ተያይዘው የሚመጡ በሽታዎችን ይከለከላል ተብሎ ስለሚባል የአናናስ ጥቅምም አለው። ጥቅሙ ያ ይመስለኛል ለሰውነታችን የተለያዩ ነገሮች በማድረግ አናናስ ከተለያዩ በሽታዎች ለመከላከል አቅም አለው እና እኔ አናናስ እና አቮካዶ ነው አቮካዶ ደግሞ ልክ በቃ እንደ ኖርማል ምግብ ሊሆን ይችላል። ምሳ ልክ ምሳ ሰዓት ላይ ሊሆን ይችላል ወይ ቁርስ ቁርስ በተለይ አቮካዱ በዳቦ ከተበላ በቃ በጣም አሪፍ ነው። ለ በቃ ኖርማል ቁርስ ማለት ነው እንደ ፍራፍሬ ሳይሆን እንደ ኖርማል ምግብ መጠቀም እንችላለን አቮካዶን እኔ ለዛ አቮካዶ ነው የሚመቸኝ። እንደዚሁ ጁስም አሁን ካፌም ሊሆን ይችላል ወይ ደግሞ ቤት ውስጥ ይዘጋጅ ቢባል ምርጫዬየሚሆነው የአቮካዶ አቮካዶ ተክል ነው። ከዛ ባለፈ ማንጎም ሊሆን ይችላል። የተለያዩ የፍራፍሩ አይነቶች አሉ ሙዝ ማንጎ ፓፓዬም ሊሆን ይችላል። ያው ፓፓዬም ብዙም ተጠቃሚ አይደለሁም ሀባብም እንደዚሁ ለጤንነት ጥሩ ነው ግን እኔ ከሁለቱ ናቸው በጣም የምወደው የምትወደውም ምንድነው ተብዬ ከተጠየኩኝ የአቮካዶ የአቮካዶ ተክልና የ የአናናስ አናናስ ነው በጣም የምወደው ከዛ ባለፈ የ ሙዝ እወዳለሁ። ሙዝም እንደዚሁ አሪፍ ነው። ሙዝ በዳቦም ይበላል ግን ያን ያህል እኔ ሙዝ አልወድም። እበላለሁ ግን ሙዝና አቮካዶ ማንጎ ብዙም ደስ አይለኝም በጣም ተጠቃሚ የሆንኩት እኔ እኔ የሚመቹኝ የምወዳቸው ማንጎና አናናስ አናናስ በጣም ነው የምወደው ለአበላል ለአበላል ቀለል ይላል አፍ ላይ አሁን ሲበሉ የሚከብዱ ፍራፍሬዎች አሉ የሆነ ማርማር ብለው በጣም ሆድን የሚያቅለሸልሹ ጣፋጭነታቸው የበዛ አሉ ማንጎ አሁን እኔ በጣም ነው የሚያቅለሸልሸኝ። መብለት አልወድም የማንጎ ተክል ያን ያህል እኔ ፍላጎቱም የለኝም ማንጎ የመብላት የአናናሱ ግን ውስጡ ጭማቂው ራሱ ውሃው ራሱ ደስ የሚል ነው ለ እንደገና ደግሞ ከምግብነትም አልፎ ለጤንነት ለጤንነት በጣም አሪፍ ነው። የተለያዩ ሰውነታችንን የማጥራት እንትን አለው ከማህፀን ጋር ተያይዘው የሚመጡ በሽታዎች ቅድም እንዳልኩት አሪፍ ነው ከዛ ባለፈ ደግሞ ለ ለጤንነት ለጤንነት በጣም ጥሩ ነው። ከ ለ አቮካዶ ደግሞ እንዳልኩት ነው። ለምግብነት ለቁርስ አሁን ዘግተን ነው የምንወጣው እሱን ከበላል ሌላ ነገር አያስፈልገንም። እሱን በዳቦ ከበላን ሌላ ነገር ያስፈልገናል እሱን በልተን መውጣት እንችላለን እንደ ጁስም መጠቀም እንችላለን ብዙ ጥቅሞች አሉት። ከጁስም ባለፈ ለምግብነት ለተለያዩ ነገሮች ይሆናል። ምግብ ላይ ልክ እንደ እንደ ዲዛይን አድርጎም ለማቅረብ ከ ነገሮች ይጠቅመናል አቮካዶ እና እኔ አቮካዶን ነው የማስቀድመው። ብዙ ሰው እንደውም ይቃወመኛል። እንዴ ማንጎ እኔ ማንጎ አልወድም ሰው በሰው ተፈጥሮ ይለያያል የተለያዩ ተክሎችን ሊወድ ይችላል እኔ ከማንጎ ይልቅ አቮካዶን ነው